የምወደው አትክልት ብዙ ናቸው። ከሳቸው ግን አንድ ሁለት ልበል። በጠቃላው ሁሉ አትክልት እወዳለሁ። ግን ዋናው ሰላጣና ቆስጣ በጣም እወዳለሁ ሀምል የሚባሉ ነገሮችን ሁሌ በዘወትር። ብጠቀማቸው ብዬ አስባለሁ። ግን በዚህ ሰዓት በኢትዮጵያ ላይ ብዙ ብዙ ላይ የለውም። ግን ይሄን ሁሌ እንደጠቀማቸው ብዬ አስባለሁ። ምክንያቱም በጣም ጠቃሚ የሚባሉ የተለያዩ እና ጠቃሚዎች ሚባል ነገሮች ካሉት እስከከሆኑ ድረስ። እና ይሄንን እንድጠቀማቸው የሚያስችልን ሁሉ እንዳደርግ ሁሌን እመኛለሁ። ምንም የሚመስሉ ነገር አላቸው ደስ የሚል ነገር አላቸው። ምክንያቱም በውስጥ ላይ ድርቀት አይኖርም። ያላስፈላጊ ነገሮችን አይኖርም። የምትመኛቸው ነገሮችን አይኖሩም። እና አትክልቶች ሲኖሩ